ዛሬ የስልጠና ክፍለ ጊዜ አለ። አዲስ ሽፋትዌር መማር አለብን አስልጣኙ እያስረዳ ይሆናል። በትኩረት ማዳመጥ አለብኝ ማስታወሻ አጽፋለሁ በኮምፒውተር ላይ እለማመዳለሁ። አንዳንድ ተግባሮች ውስብስብ ናቸው ጥያቄዎችን እጠይቃለሁ። ባልደረቦቼ እንዲሁም እየተማሩ ናቸው። እርስ በእርስ እንረዳዳለን የስልጠና ቁሳቁሶች ይሰጡናል ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለው ሳምንት መተግበር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን። ቴክኖሎጂ አለመቋረጥ ይለውጣል